ክላውድ ማከማቻ ትጠቀማለህ? የክላውድ ማከማቻ አልጠቀምም ምክንያቱም ክላውድ ስለሌለኝ ማለት ነው። ሰዎች ብዙ ጊዜ የክላውድ ማከማቻ ይጠቀማሉ። ብዙ ክላውዶችን መሰብሰብ የሚችሉ ከሆነ ብዙ ክላውድ ካላቸው እነዛን ክላውዶች እንዳይጠፉባቸው እንዳይሰረቁ ወይም እንዳይበላሹ ለማድረግ ሊሆን ይችላል ማከማቻዎችን እንትን ይላሉ ያዘጋጃሉ ማለት ስለዚህ በተዘጋጀ ማከማቻ ላይ ክላውዶችን ማስቀመጥ ወይም ማከማቸት አስፈላጊ ነው። ምክንያቱም እነዛ የተከማቹ ወይም የተጠራቀሙ ክላውዶች በሚፈለገው ሰዓት ወይን እኛ በምናዘጋጀው ሰዓት ወይም የሆነ ሰዓት ላይ በሚጠቅመን ሰዓት ስለምንፈልጋቸው ማለት ነው። ስለዚህ ትክክለኛው የምንፈልግበት ሰዓት መቼ እንደሆነ ስለምናውቀው ክላውድ ማከማቻ መንገዶችን መጠቀም አለብን ማለት ነው። ብዙ ሰው ይሄን ላይጠቀመው ይችላሉ እኔም ስለማልጠቀመው ነው ነገር ግን መጠቀም አስፈላጊ ነው ብዬ አስባለሁ። ሌላኛው ክላውድ ማከማቻ መንገድ መጠቀም ምንድነው? ሰዎች እንዴት ነው ራሳቸውን በሌሎች መንገዶች መመራት እንዳለባቸው? የክላውድ ማከማቻ እንዳላቸው ያውቃሉ ነገር ግን እነዚህን የክላውድ ማከማቻ መቼ እየተጠቀሟቸው እንደሆነ የማያውቁበት ሰዓት ይኖራል። ስለዚህ ማከማቸታቸው ወይም ማስቀመጣቸው ጥሩ ሆኖ ሳለ ነገር ግን በአግባቡ መጠቀም አለባቸው ማለት ነው። ምክንያቱም አንዳንዴ ብርም እኮ አስቀምጠነው ካልተጠቀምንበት መቀመጡ ወይም መከማቸቱ አስፈላጊ እንዳልሆነ ሁሉ ያከማቸናቸው ወይም ያስቀመጥናቸው ክላውዶች በተገቢው መንገድ ተቀምጠው ጊዜውን በጠበቀ መልኩ ወይም ሰአቱን በጠበቀ መልኩ ማግኘት አለብን ማለት ነው። ሌላኛው ምንድነው? የክላውድ ማከማቻ መንገዶች የክላውድ ማከማቻ መንገዶችን ስንጠቀም እርስ በእርሳችን ምንድነው? እነዛን ነገሮች ምን ማድረግ አለብን ማስታወስ አለብን ማየት አለብን ማለት ነው። ለምሳሌ አንድ ክላውድ ማከማቻ ስንጠቀም የሚያስፈልጉን ሌሎች ቦታዎች ወይም ያልተፈለጉ ማስቀመጫ ቦታዎች ሊኖሩ ይችላሉ እነሱን ማጥፋት ወይም ማስወገድ አለብን ማለት ነው። መጀመሪያ እነሱን ካስወገድን በኋላ ለክላውዶ ማስቀመጫ ወይም ማከማቻ ይሆን ዘንድ የምንፈልጋቸውን ቦታዎች ግልጽ እናደርግና ከዛ እነዛ ቦታዎች ላይ የምንፈልገውን የክላውድ ብዛት የምንፈልገውን የክላውድ አይነት ለየ ብቻ በየአይነት በየአይነቱ አስቀምጠን ለአገልግሎት እናስቀምጠዋለን በምንፈልግ